ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ? ለሚለው ጥያቄ :አሪፍ ጥያቄ ነው ጥያቄው ሲጀመር ::እኔ ከስራ ባልደረቦቼ ጋር አይደለም ከማንም ሰው ጋር ጥሩ ግንኙነት ነው ያለኝ አሁን ያገኘሁትን ሰው በደንብ ነው ማለት መግባባት እንኳን ያን አደለሁም ::ግን- ለሰው ያለኝ አቀራረብ የተሻለ ነው ብዬ አስባለሁኝ። ሰዎቹን እረዳለሁ ስለምረዳለሁ አብዛኞቹ ሰዎች እኔ ብዙ ጊዜ ሰውን ያን ያክል መቅረብ አልፈልግም ግን እራሳቸው መጠው ነው የሚቀርቡኝ ለምንድነው እንደዛ የሚደረገው- እኔ መቅረብ የማልፈልገው ጠልቻቸው ወይም ደግሞ የሆነ ነገር ለማድረግ ሳይሆን ራሴን ችዬ መኖር እፈልጋለሁ ::ከእነሱ ምንም አይነት ጥቅም- ፈልጌ አልቀርብም እና በማደርገው ባህሪ ባህሪን አይተው ስመቻቸው ራሳቸው ናቸው የሚመጡት። እና- ብዙ ጊዜ አንዳንዴ ምን ምን ይገጥመኛል እኔ በተፈጥሮዬ የዋህ ነኝና ሞኝ እመስላቸዋለሁ። አንዳንድ ብልጣ ብልጥ ሰዎች ሲመጡ ሞኝ እመስላቸውና- ልክ ቀርበው ከእኔ ያለኝን ለመውሰድ ወይም ደግሞ በቃ ማዘዝ ምናምን በቃ ኦቨርአክት ማድረግ ትንሽ ሞኝ ሞኝ ስለምመስላቸው እንደዚህ አይነት ጨዋታ ሊጫወቱ ይፈልጋሉ ::እና- ከዛ ወደ ትክክለኛው ባህሪዬ ማለት የዋህ ሆኘ ስለቀረብኳቸው ትክክለኛውን ባህሪን ለመያዝ በማሳያቸው- ለየት ያለ የራሴ ማለት ቀይ መስመሬን አትለፉ በሚለው ሀሳቤ በሀሳብ ነው እንደዛ የምላቸው ተጣልቼ ምናምን ሳይሆን- አሳያችኋለሁ አቅሜን አሳያችኋለሁ እንዴት አይነት መንገድ መከተል እንዳለባቸው በባህሪ ዝም ብዬ ሳልጣላቸው አሳያቸዋለሁ። ከዛ ትንሽ መቃቃር ይመጣና ትንሽ ቆይቶ ከሳምንት በኋላ በአዲስ እንግባባለን ባህሪዬን እያወቁ ሲሄዱ መጣላት የለም። ምክንያቱም እኔ የምጣላም ሰው- ነገር ግን ሰዎቹም የኔን የኔን ማንነት እኔነቴን አከብረውልኝ እኔ በማከብራቸው ልክ እንዲያከብሩልኝ እፈልጋለሁ። ያንን ነገር አንዴ ከተረዱኝ በኋላ- ባህሪያችን ከተግባባን እኔ ሰው እንደማልነካ ለሰው እንደማስብ በጭራሽ እኔ በህይወቴ ሰው ላይ መጥፎ ነገር ማድረግ እንደማላውቅ በተረዱ ጊዜ በቃ የዘላለም ጓደኞቼ ይሆናሉ ::ግንኙነታችንም ይጠነክራል። ከአብዛኞቹ ጓደኞቼ ጋራ ያለኝ ባህሪ ይሄ ነው። በመጣላት አላምንም ሀሳብ ግን የተለያየ ሀሳብ ሊኖር ይችላል። ተቃራኒ ሀሳብ ልናስብ እንችላለን። ይሄን ተቃራኒ ሀሳብ በመግባባት መፍታት እንችላለን ያለዛ ደግሞ ሁለታችንም አይ የኔ ልክ ነው የኔ ልክ ነው የምንል ከሆነ እውነት እንደሆነ ማለት አንዳንዴ የሚገጥም ነገር እንደሆነ ተረድቼ- አደርገዋለሁ ማለት ነው ::የሁለታችንም ልክ የሚሆንበት ጊዜ እንዳለ አምናለሁ ::አንዳንዴ ያም የሆነው ምንድነው ከእውቀት ጋፕ ከአንደኛው እውቀት ጋፕ ሊሆን ይችላል ወይም ደግሞ በስህተት ከይታ ይሄ ነገር የገጠመኝ ላይ የተማርኩትኝ- ታች ክላስ እያለሁኝ የመረብ ኳስ እንጫወት ነበር እና የመረብ ኳስ በምንጫወት ጊዜ ፋዋል የሚባል ነገር አለ መረቡን መንካት በጅ እና- እኔ እንዳልነካሁትኝ መቶ ፐርሰንት እርግጠኛ ነኝ ጓደኛዬ ደግሞ የማምነው ጓደኛዬ ስለሆነ እንደነካሁት እርግጠኛ መቶ ፐርሰንት እርግጠኛ ሆነ- አሁን ይሄ ነገር የገጠመው ምንድነው? ከበመሃላችን የእይታ ችግር እንዳለ ስለተረዳኝ ሁለታችንም እውነት ነው- አድርገን የምንከናከረው እና ስለዚህ ምን ሊገጥም ይችላል ከእይታ ከአቅማችን አንፃር- ስህተት ሊፈጠር ይችላል። እና ሆን ብለን የምናደርገው ላይሆን ይችላል እና ጓደኞቼ ላይም በምንከራከርበት ጊዜ እንደዚህ አይነት ነገር ከገጠመን- አይ በቃ ይሁን ብለን- እኔ እተወዋለሁኝ ነገሩን ስለዚህ በሀሳቡ ተግባብተን እናልፈዋለን ማለት ነው። ስለዚህ ከቢሮ ጓደኞቼም ጋራ: ከውጪ ጓደኞቼም ጋራ አሁን ጨዋታ በምንጫወትበት ጊዜ ያሉን ጓደኞች ሌላ ደግሞ ከተማሪዎችም ጋራ በጣም ተግባብቼ- ተዋደን በሀሳብ እርስ በእርሳችን ተደጋግፈን ነው የምንኖረው። እና- ከጓደኞቼ ጋራ ያለን ግንኙነት በጣም የተሻለ ነው ማለት ነው።